ባህላዊ ምግብ ብዙ አይነት ነው የምወደው፤ ኢትዮጵያ ውስጥ እንደመኖሬ መጠን የተለያዩ ባህላዊ ምግቦች አሉ። ኢትዮጵያ ወደ ሰማንያ ሁለት ብሄር ብሄረሰቦች የሚኖሩባት ሀገር ናት። እያንዳንዱ ብሄር ብሄረሰብ ደግሞ የራሱ የሆነ ባህላዊ ምግብ አለው። ያ ባህላዊ ምግብ ዝግጅቱም አይነቱም ቅመማ ቅመሙም እንደየአካባቢው የተለያየ ነው። ለምሳሌ ወደ ሰሜን አካባቢ ብንሄድ በብዛት የተለመደው የባህላዊ ምግብ እንጀራ ነው፣ ዶሮ ወጥ ምናምን ነው። ወደ ኦሮሚያ አካባቢ ብንመጣ ደግሞ የተለመደው ባህላዊ ምግብ ጨጨብሳ የሚባል አለ። ጨጨብሳም በጣም እወዳለሁ፣ እንጀራም እወዳለሁ፣ ዶሮ ወጥም በጣም እወዳለሁ። ወደ ደቡብ ኢትዮጵያ ብንመጣ ደግሞ ደቡብ ኢትዮጵያ አካባቢ በተለይ ከሲዳማ፣ ከጌዲዮ እና ወላይታ አካባቢ የሚሰራ ባህላዊ ምግብ አለ ስሙም ቆጮ ይባላል። ቆጮ የሚሰራው ከእንሰት አትክልት ነው። እንሰት ደግሞ የ ከስሩ ተቆፍሮ ይወጣና ይታጠባል። ከዛ ይጨመቃል፣ በደንብ ይጸዳና እንደ ቅቤ ነገር ይወጣዋል። ያ ተጋግሮ ቆጮ የሚባል ምግብ ባህላዊ ላይ ምግብ ይሰራበታልና ቆጮም በጣም እወዳለሁኝ። እዛው ደቡብ ኢትዮጵያ ውስጥ ደግሞ ወደ ኮንሶ አካባቢ ብንሄድ ኩርኩፋ የሚባል ባህላዊ ምግብ አለ። ይሄ ምግብ የሚሰራው ከጎመን፣ ከሽፈራ አትክልትና ከበቆሎ ዱቄት ነው፤ እና እያንዳንዱ አካባቢ የራሱ የሆነ ባህላዊ የምግብ ስርዓት አለው ወይም ባህላዊ ምግብ አለው። እያንዳንዱ ባህላዊ ምግብ የራሱ የሆነ መገለጫ አለው፤ እና እኔ የምወዳቸው ባህላዊ ምግቦች፤ ቆጮ ክትፎ፣ እንጀራ፣ ዶሮ ወጥ እና ኩርኩፋ ይባላሉ። በርግጥ እንደ ኢትዮጵያ ባሉ አካባቢዎች ወደ ሰማንያ ሁለትም ብሄር ብሄር ዘር የሚኖርባት ሀገር ውስጥ ይሄ ብቻ አይደለም ባህላዊ ምግቡ እንደየአካባቢው ተለያየ የምግብ ዝግጅት ይከናወናል እና እኔ የምወዳቸው ባይላዊ ምግቦች እነዚህ ናቸው። በተለይ ደግሞ ወደ ጉራጌ አካባቢ ብንሄድ የጉራጌ ባህላዊ ምግብ መገለጫው ቆጮ እና ክትፎ ነው። ክትፎ ሲባል በየትኛውም ሰው አይምሮ ውስጥ የሚመጣው የጉራጌ ማህበረሰብ ነው። ክትፎ በብዛት በተለይ ይሄ በዓላት ላይ የሚዘጋጀው ክትፎ በጣም ለየት ያለ ነው፤ ለምሳሌ መስቀል በዓል ላይ ጉረጌ አካባቢ በጣም ይከበራል። እዛ አካባቢ የሚሰራ ባህላዊ ምግብ ደግሞ ቆጮ በክትፎ ይባላል። የጉራጌ ማህበረሰብ መገለጫ ባህላዊ ምግብ ነው ቆጮን በጣም እወዳለሁኝ፣ ከትፋም በጣም እወዳለሁኝ፣ እጀራም እወዳለሁ፣ ድሮ ወጥ እወዳለሁ። ኩርኩፋ እወዳለሁ እነዚህን የመሳሰል ምግቦች የባህላዊ ምግቦች እወዳለሁኝ። በርግጥ ባህላዊ ምግብ እያንዳንዱ ማህበረሰብ የራስ መገለጫ አለው እያንዳንዱ ብሄር ብሄረሰብም የሚገለጥበት መንገድ የመጀመሪያው ባህላዊ ምግብ ሆኖ አዘገጃጀቱ፣ ሁለተኛ ደግሞ አለባበሱ ወይም ባህላዊ አለባበሱ ሶስተኛው ደግሞ የሚናገረው ቋንቋ ነው የአንድ ማህበረሰብ መገለጫ ሊሆኑ ወይም ሊባሉ የሚችሉት እነዚህ ብቻ መስፈርት ባይሆኑም፤ ግን እንደ ምክንያት ወይም ደግሞ እንደ መስፈርት ከሚጠቀሱት ውስጥ እነዚህ ዋና ዋናዎቹ ናቸው፤ እና ከዋና ዋናዎቹ ውስጥ የመጀመሪያው ደግሞ ባህላዊ ምግብ ነው። ይሄን ምግብ ደግሞ እንደየአካባቢው ስለሚለያይ አንድ አካባቢ ያደገ ወደ ሌላ አካባቢው ሲሄድ የምግብ ስርዓቱ ይቀየራል። ያን ይለምደዋል አይለምደውም የሚለው ራሱ ጥያቄ ውስጥ ነው የሚገባው። ይሄ ደግሞ የዛን ባህል ማክበርና መለማመድ ያስፈልጋል። ይሄን ለማድረግ ደግሞ ምንድነው የሚደረገው የዛን ባህል አካባቢ ምግብ መውደድና መብላት ነው። ለምሳሌ እኔ ወደ ደቡብ ኢትዮጵያ ከመምጣቴ በፊት ቆጮ የሚባል ነገር አላውቅም ነበረ። ወደ ደቡብ ኢትዮጵያ ከመጣሁኝ በኋላ ቆጮ ለመድኩኝ። አሁን ቆጮ በጣም የምወደው ባላዊ ምግብ ነው። እና እንዴ አካባቢው ይለያያል እኔ በጣም የምወዳቸው ባህላዊ ምግቦች ደግሞ እነዚህ ናቸው። በተለይ ቆጮ፣ ክትፎ ዶሮ ወጥ እና የመሳሰሉት ኩርኩፋን የመሳሰሉት ባህላዊ ምግቦች በጣም እወዳለሁ።

ሰው እንደየ ራሱ ሁኔታ እንደየ ደስታው ይለያያል በቤት ውስጥም ወይም በውጭ መሆን የተለያየ ደስታ ይፈጥራል እውነት ለመናገር እንደየሰው ልምድ እና አስተዳደግም ይወሰናል። እኔ በበኩሌ ቤት ውስጥ መሆን ያስደስተኛል። ግን አስፈላጊ ሆኖ ሲገኝ ደግሞ ውጪ መሆንን መመርጥባቸው አጋጣሚዎች አሉ። ለምሳሌ አንዳንድ ሰው ቤት ውስጥ መሆን በጣም ይደብረዋል ቤት ውስጥ መሆን አይፈልግም። ቤት ውስጥ ሲሆን ይጨንቀዋል። እንደዚህ አይነት ባህሪ ያላቸው ሰዎች አሉ። እና እንደዚህ አይነት ሰዎች ደግሞ ሁሌ ውጪ መሆን ነው ውጪ ማሳለፍ ነው የሚፈልጉት። አንዳንድ ሰው ደግሞ ውጪ ማሳለፍ ይሄ ሰላም የሚነሳው የማያስደስተው የሚደብረው ሰው አለ። ሁልዚህ ቤት ማሳለፍ የሚወድ ሰው አለ። እኔ በቤት ውስጥ ማሳለፍ ወይም በቤት ውስጥ መሆን እጅግ በጣም ያስደስታኛል ጥሩ ስሜት የሚፈጥርልኝ ጥሩ የምዝናናበትና ልቤን ደስ የሚለው በቤት ውስጥ ስሆን ነው። በርግጥ እንደየሁኔታ ውጪ የሆንባቸው አጋጣሚዎች አሉ። በቤት ውስጥ ለምሳሌ ውጪ የማሳልፍበት ጊዜ ከሌለ ማለት የሚሄድበት ምክንያት ከሌለኝ። ያለ ምክንያት ውጭ አላሳለፈም በብዛት ደስታዬ የሚሆነው ደስ የሚል ቤት ውስጥ ማሳለፍ ነው። ቤት ውስጥ ከልጄ ጋር ከባለቤቴ ጋር ቤት ውስጥ መዝናናት መጫወት ትልቅ ስሜት ይፈጥርልኛል። የደስታዬ ምንጭ አንዱ ቤት መሆን ነው። ውጪ የምመሳለፍባቸው ምክንያቶች ጥቂት ናቸው። የመጀመሪያው ለመዝናናት ከሄድኩኝ ብቻ ሁለተኛ ደግሞ የሆነ መገዛው እቃ ካለ ብቻ ሌላ ደግሞ አጋጣሚ ወይ ሰው ለመጠየቅ ሀዘንም በደስታም ወደ ውጪ ልወጣ እችላለሁ። ከዛ ውጪ በንጽጽራዊ ግን ቤት ውስጥ መሆን ትልቅ ደስታ ይፈጥርልኛል። ስለ ብዙ ምክንያት ለምሳሌ ከወጪ አንፃር እንኳን ብናይ ቤት ውስጥ ሆነን የምናወጣ ወጪና ከቤት ውጪ ስንሆን የምንወጣ ወጪ ይለያያል። ለምሳሌ ከቤት ውጪ ብንወጣ ከሆነ። ሄደን ሆቴል ውስጥ መብለን ቁጭ አይደለም የሆነ ነገር እንጠጣለን። የሆነ ነገር እንበላለን። ስለዚህ በተዘዋዋሪ እያወጣን ነው ማለት ነው። ጊዜያችንን እያባከንን ነው ወጪንም ወይም ገንዘባችንንም እያባከንን ነው ማለት ነው። ከወጪ አንፃር ራሱ ቤት ውስጥ መሆን የተመረጠ ነው። ሌላኛው ደግሞ በተለይ ባለትዳር የሆኑ ወንዶች ወይም ሴቶች ቤት ውስጥ መሆን ተመራጭ ነው። ምክንያቱም ልጆች አሉ። ባለቤት አለ። ፍቅርም የሚደራው ወይም ደግሞ ፍቅርም የሚደረጀው ቤት ውስጥ ስናሳልፍ ነው። ስለዚህ ቤት ውስጥ መሆን በራሱ የሚፈጠረው የግንኙነትን የማጠናከር ከሚስት ጋር ከባል ጋር ከልጆች ጋር የራሱ አስተዋጽኦ አለው። እና እኔ ቤት ውስጥ መሆን እጅግ በጣም ልዩ የሆነ ስሜት ይፈጥርልኛል። ወደ ውጭ የምወጣበትን ምክንያት ቅድም እንደጠቀስኩት ወይ ቤተክርስቲያን መሄድ ስፈልግ ወይ ደግሞ የሆነ እቃ መግተል ስፈልግ ወይ ደግሞ ለመዝናናት ለመዝናናትም ከሄድኩኝ ከልጄና ከባለቤቴ ጋር ብቻ ነው የምሄደው። ከእነሱ ጋር ሄጄ ተጫውቼ ምግብ ተገባብዘን ወይ ተዝናንተን እንመለሳለን። ግን ለረጅም ሰዓት ለረጅም ሰዓት ስራ ቢኖረኝም ባይኖረኝም ለረጅም ሰዓት የማሳልፈው ቤት ውስጥ ነው። በቤት ውስጥ ማሳለፍ የሚፈጥርልኝ የሆነ ስሜም እንዲበቃላት መግለጽ የማልችለው የሚፈጥርልኝ ስሜት አለ። የደስታ ስሜት አለ። ከድካም የማረፍ ስሜት አለ ከለጀግካ የመጫወት ስሜት አለ ከባለቤት ወይም ከሚስት ጋር ወይ ከባልገረመጫ ስሜት አለ። ያንን የማገኝ ቤት ውስጥ በማሳለፍ ነው። ስለዚህ እኔ አሁን ምክሬ ይሄን ድምጽ ለሚሰሙ የምመክረው ከለማ ወይ ውጪ ከማሳለፍ ቤት ማሳለፍ ተመራጭ ነው። መመርጠው እሱን ነው መመክረውም እሱን ነው። ምክንያቱም ሰው ውጪ ወይ ከተማ ሲያሳልፍ ጊዜውን ያባክናል። ገንዘቡን ያባክናል። ምክንያቱም ምንም ወጪ ሳያወጣ የሆነ ወጥቶ ቁጭ ብሎ መዝናናት አይችልም። ወይም ዝም ብሎ እየዞረ አይውልም ስለዚህ ምንድነው የሚሆነው? ለወጪ ይዳረጋል ለድካም ይዳረጋል አላላ አስፈላጊ እይታዎች ይጋ ይዳረጋል ያኔ ለመጥፎ ስሜት ይዳረጋል ማለት ነው። ስለዚህ ቤት ውስጥ ማሳለፍ አስፈላጊ ሲሆን ብቻ አልፎ አልፎ ወደ ቤት መግባት ወይም ወደ ውጭ መውጣት ተመራጭ ቢሆንም ግን በብዛት እኔ የምመርጠው ቤት ውስጥ ማሳለፍን ነው። ቤት ስም ማሳለፍ ትልቅ ስሜት እና ትልቅ እውቀት ይፈጥርልኛል።

አዎ ቃሌን እጠብቃለሁኝ ቃል መጠበቅ ማለት ቃልን ማክበር ማለት ነው። ቃልን ማክበር ደግሞ ማለት ለጉዳዩ ክብር መስጠት ማለት ነው። ለምሳሌ አንድ ሰው የተናገረውን ነገር በተግባር ማሳየት ማለት ለምሳሌ እመጣለሁ ካለ መምጣት አለበት። ወይም የቀጠረበት ሰዓት ካለ በቀጠሮ ሰዓት መገኘት አለበት እና ቃልን ማክበር ማለት እሱን ነው። ቃልን መጠበቅም ተመሳሳይ ነው። ቃላባይ አለመሆን ማለት ለምሳሌ ከሰዎች ጋር እያወራን ቃል ገብተንላቸው ከሆነ ያንን ቃል ማክበር አለብን። ለእያንዳንዱ የህይወታችን እንቅስቃሴ ለራሳችንም ጭምር በነገራችን ላይ ቃል መጠበቅ ለራስ ሊሆን ይችላል። ለጓደኛ ሊሆን ይችላል ለቤተሰብ ሊሆን ይችላል ለማህበረሰብም ሊሆን ይችላል። ቃል መጠበቅ ወይም ቃል መግባት ያንን ቃል ደግሞ ጠብቀን መተግበር መቻል አለብን። ምክንያቱም እንደ ሰው ከሰው ጋር ነው ምንኖረው። ስለዚህ ከሰው ጋር ስንኖር ደግሞ ለእያንዳንዱ ለምንናገራቸው ነገሮች ሀላፊነት ሊሰማን ይገባል። ሀላፊነት ይሰማናል ማለት ቃላችንን እንጠብቃለን ማለት ነው። ቃልን እንጠብቃለን ማለት እናከብራለን ማለት ነው። እኔ ለእያንዳንዱ ቃሌ አከብራለሁኝ ወይም ቃሌን እጠብቃለሁ ማላደርገውን ነገር አደርጋለሁ ብዬ አልናገርም። ምክንያቱም ለሰው ያለን ክብር መገለጫው አንዱ ቃልን መጠበቅ ነው። ስለዚህ እኔ ለሆነ ሰው ክብር እንዳለኝ የማሳየው የተናገርኩትን ቃል በመጠበቅ ነው። ስለዚህ ቃል መጠበቅ የሚያመጣው ተጽዕኖ ቀላል አይደለም ቃልን አለመጠበቅ ደግሞ በተመሳሳይ አሉታዊ ተጽዕኖ ያመጣል። ለምሳሌ እኔ ቃሌን የማልጠብቅ ከሆነ ሌላ ሌላ ሰው ሊያምነኝ አይችልም። ስለዚህ ማያምነኝ ከሆነ ደግሞ ከዛ ሰው ጋር መግባባት አልችልም ማለት ነው። ስለዚህ ለእያንዳንዱ ንግግራችን ለእያንዳንዱ ክንወውናችን ለእያንዳንዱ እንቅስቃሴያችን ለራሳችንም ጭምር ሳይሆን ቃል መጠበቅ አለብን። ለምሳሌ ቃል መጠበቅ በስራ ቃል መጠበቅ በጊዜ ቃል መጠበቅ በህይወት ሊገለጽ ይችላል። ለምሳሌ ምን ማለት ነው? እኔ በዚህ አመት የሆነ ትምህርት መማር አለብኝ ብዬ ለራሴ ቃል ከገባሁኝ ቃሌን ጠብቄ ያንን ትምህርት ማከናወን አለብኝ። ለምሳሌ በዚህ አመት ፒኤችዲ መማር አለብኝ ብዬ ለራሴ ቃል ከገባሁኝ ለራሴ የገባሁትን ቃል መጠበቅ አለብኝ ስለዚህ ፒኤችዲየን እማራለሁ ማለት ነው። ሌላውም ሰው ለራሱ የገባውን ቃል ቢጠብቅ ህይወቱ ስኬታማ ይሆናል። ለምሳሌ ነጋዴ መሆን እፈልጋለሁ ብሎ ለራሱ አንድ ሰው ከነገረን ያን ቃል ቢጠብቅ ያ ሰው በቀጥታ ነጋዴ መሆን ይችላል። ሌሎች ነገሮች የሉም ማለት ሳይሆን ብቻ ቃሉን መጠበቁ ግን የራሱ አስተዋጽኦ አለው። ከሰው ጋር ጥሩ ግንኙነት ለመፍጠርም ቃላችንን መጠበቅ አለብን ምንዋሽ ከሆነ ቃላችንን የማንጠብቅ ከሆነ ከሰው ጋር አብሮ መኖር ያስቸግራል። ምክንያቱም ያ ሰው አያምነንም። ለምሳሌ ቃል ገብቼለት ያንን ቃል አክብሬ በጊዜው የማልገኝ ከሆነ ያ ሰው ሌላ ጊዜ እኔን አያምነኝም ቃሉን አይጠብቅም ብሎ ስሜን ሊያጠፋ ይችላል ማለት ነው። ስለዚህ ቃል መጠበቅ ብዙ ትርጉም አለው። የመጀመሪያው ቃል መጠበቅ ለራስ ነው። ለራሳችን ቃላችን መጠበቅ አለብን ምክንያቱም እኔ ለራሴ የምገባው ቃል አለ። ይሄን ይሄን አደርጋለሁ ይሄን ይሄን አደርጋለሁ መርህ ማለት ነው። ስለዚህ በመርህ ስንጓዝ ቃላችንን እንጠብቃለን ማለት ነው። ቃላችንን እንጠብቃለን ማለት ደግሞ ለገባንለት ቃል ተግባራዊነት እንሰራለን ማለት ነው። ለገባነት ቃል ተግባራነት እንሰራለን ማለት ደግሞ በህይወታችን ስኬታማ ያደርገናል ማለት ነው። ስለዚህ በእያንዳንዱ በግለሰብ ደረጃ በጓደኛ ደረጃ በማህበረሰብ ደረጃ ቃልን ማክበር ተገቢ ነው። ምክንያቱም ሰው የሚከበረውም የሚናቅ የሚናቀውም በተግባሩ ነው። ወይም በቃሉ ነው። ቃል እየተናገረ ተግባራዊነቱ ላይ ከሌለ ምንም ጥቅም የለውም። ለምሳሌ እኔ ነገ እመጣለሁ ጠብቀኝ ብሎ ቀጥሮኝ አንድ ሰው ሚቀር ከሆነ ቃሉን እየጠበቀ አይደለም ማለት ነው። እኔ ግን በያእንዳንዷ እንቅስቃሴ ለራሴ ምገባውን ቃል ጨምሮ ለጓደኞቼ የምገባውን ቃል ጨመሮ ቃሌን እጠብቃለሁ ቃል መጠበቅ እምነት ማለት ነው። እምነት ማለት ደግሞ እውነተኛነት መገለጫ ነው። አንድ ሰው ቃሉን የሚጠብቅ ከሆነ የእውነተኛነቱን መገለጫ ጨመርነው። ስለዚህ እውነተኛ ነው ለማለት ያ ሰው ቃሉን መጠበቅ አለብን እኔም እውነተኛ ነኝ ብዬ ስለማምን ቃሌን እጠብቃለሁ ማለት ነው። ስለዚህ ቃሌን መጠበቅ

ከአለቃዬ ጋር ጥሩ ግንኙነት አለኝ። ማለት አለቃ የሚለውን ቃል ለመብራራት ያክል ለምሳሌ እኔ መንግስት ሰራተኛ ነኝ። የመንግስት ሰራተኛ ደግሞ ለእያንዳንዱ ቦታ አለቃ አለ። እዛ ቦታ ላይ ተቀመጠ። በስሩ ያሉ ሰራተኞችን የሚያስተዳድር አለቃ አለ። ከአለቃ ጋር ደግሞ ጥሩ ግንኙነት መፍታት ግዴታ ነው። ስራው እንዲከናወን ስራው እንዲተገበር ጥሩ ግንኙነት ያስፈልጋል። ለምሳሌ የኔ አለቃ ዲፓርትመንት ሄድ ነው። እኔ መምህር ስለሆንኩኝ አለቃየ የዲፓርትመንት ሄድ ነው። ከፍ ሲል ደግሞ ኮሌጅ ዲን ነው። ከዛ ከፍ ሲል ደግሞ አካዳሚክስ ፕሬዝዳንት ነው። ከፍ ሲል ደግሞ ዋናው የዩኒቨርሲቲው ፕሬዝዳንት ነው እያንዳንዱን በተዋረድ ወይ በቅደም ተከተል አለቃ አለኝ። ስለዚህ አለቃዬጋ ያለኝ ግንኙነት ጥሩ ነው። ጥሩ ግንኙነት እንዲኖረኝ ደግሞ ወይም ደግሞ ግንኙነታችን ጥሩ እንዲሆን ያደረገው የመጀመሪያው ስራዬን አክብሬ መስራት ነው። ማንም ሰው ስራውን አኩሮ የሚሰራ ከሆነ አለቃው ሊጠላው አይችልም። ተንኮል ማን አስብ ከሆነ። መጥፎ ነገር ማን አስብ ከሆነ። ስራችንን በአግባቡ የምንሰራ ከሆነ አለቃ ይወድናል ምንም ጥያቄ የለውም። ምክንያቱም አንዱ ከአለቃ ጋር ጥሩ ግንኙነት እንዲኖረን የሚያደርገው ምንድነው? እሱ ስራን ባግባቡ መስራት ነው። ምክንያቱም እዛ በተለይ አለቃው የተሾሞው ስራውን እንዲከናወን ለማድረግ ነው ሰራተኞችን እንዲያሰራ ነው። ስለዚህ ሰራተኞች ደግሞ እንዲሰሩ ወይም ስራውን እንዲከናወን ከአለቃ ጋር ጥሩ ግንኙነት ሊኖረን ይገባል ማለት ነው። እኔ ከአለቃ የጋራ ያለኝ ግንኙነት የስራና የስራ ብቻ ነው። ስለዚህ ስራዬን በአግባቡ እሰራለሁ። ስራዬን ስኬታማ እንዲሆን ወይም ደግሞ ለተቋሙ የራሴን አስተዋጽኦ አደርጋለሁኝ። በዚያን ጊዜ ከአለቃይ ጋር ጥርጉኝነት እፈጥራለሁ ማለት ነው። ግን ከአለቃይ ጋር ጥርጉኝነት የማይፈጠርበት ምክንያቶች ብዙ ናቸው። የመጀመሪያው ስራን አለመስራት ነው። የሚመለከተንን ስራ በአግባቡ የምንሰራ ከሆነ ግንኙነታችን ጥሩ ነው የሚሆነው። ግን ስራችንን በአግባቡ ማንሰራ ከሆነ። ከአለቃ ጋር ጥሩን ላይፈጠር ይችላል። ይሄ ማለት ምን ማለት ነው? አለቃ ሆኖ የተሾመው ሰው የመጀመሪያው ግዴታው የዛ መስሪያ ቤት ስራ እንዲከናወን ማድረግ ነው ወይም የዛ መስሪያ ቤት ስራ እንዲሰራ ማድረግ ነው የመጀመሪያው ተግባሩ ይሄ ነው። ይሄን ካደረገ በኋላ የእሱም እውቅና ይጨምራል የሚያገኘውን ጥቅም ይኖራል። ስለዚህ አለቃን ማክበር የመጀመሪያው ስራውን እንዲከናወን ማድረግ ነው ስራውን እንዲፈጸም ማድረግ ነው ስራውን እንዲሰራ ማድረግ ነው። ስለዚህ ያን ደግሞ ሰራተኛው ከስር ያሉ ሰራተኛ ገብቶት አውቆ ስራውን የሚሰራ ከሆነ። ከአለቃ ጋር ይግባባል ምንም ጥያቄ የለውም። እኔ ከአለቃዬ ጋር የምግባባው ስራዬን ባግባባት ስለምሰራ ነው። እያንዳንዱ ሰራተኛ ስራውን በአግባቡ መስራት አለበት። ምክንያቱም አለቃ ሆኖ የተሾመው ስራውን እንዲሰራ እና ለመቆጣጠር እንዲመች ነው እንጂ ከሰራተኛ የተለየ ሀላፊነት የለውም። ማለት ለሰራተኛ ነው የሚቆጠረው ግን ያ ስራ እንዲከናወን ምን መደረግ አለበት? እያንዳንዱ ሰራተኛ በስሩ ያሉ ከአለቃው ስር ያሉ ሰራተኞች ስራችን በአግባቡ መትራት አለባቸው ያ ሲከናወን ስራው ይከናወናል ተቋሙ ያድጋል ለተቋም አስተዋጽኦ ይኖረናል። ይሄን ሁሉ ለማድረግ ግን እያንዳንዱ አለቃ በየተዋረዱ ግንኙነት መፍጠር አለበት ብዬ አስባለሁ። እኔ በበኩሌ ከአለቃዬ ጋር ጥሩ ግንኙነት ነው ያለኝ ምክንያቱም ስራዬን ባግባቡ እሰራለሁ። መጥፎ ነገር አላስብም። ምንም ነገር ቢሆን አለቃዬ የሚያዝኝን ስራ ለመስራት ዝግጁ ነኝ አንዳንድ ጊዜ ክፍተት የሚፈጠረው አለቃ የሚሰጠውን ስራ አለመስራትም ጭምር ነው። ስለዚህ ለየአንዳንዱ ስራችን ሀላፊነት ወስደን ከአለቃጋ እየተነጋገርን ማከናወን ይኖርብናል ማለት ነው። ስለዚህ እንደ ሰራተኛ አለቃዬ የሚያዝዘኝን ነገር ለመስራት ዝግጁ ነኝ። ምግባባውም በዛ ምክንያት ነው ምክንያቱም አለቃ የማናከብር ከሆነ። እኔን ማነው ታዲያ የሚመራኝ አለቃዬ አይደለም የሚመራኝ። ስለዚህ አለቃዬን አከብራለሁ። ከአለቃዬ ጋር ጥሩ ግንኙነት አለኝ። ስራዬን በአግባቡ እሰራለሁኝ ለተቋም ደም ኣስተዋጽኦ ለማድረግ ግዜን በአግባቡ መጠቀም ግዴታ ነው። ስለዚህ ከአቃጋ ግንኙነት ለመፍጠር የመጀመሪያው ስራህን በአግባቡ መስራት ከዛ ውጪ ደግሞ መጥፎ ነገር አለማሰብ ለተቋሙ ማሰብ ያካትታል። ስለዚህ እኔ ከአለቃየ ጋር ጥሩ ግንኙነት ነው ያለኝ።

መንገድ ላይ ምግብ እገዛለሁኝ። መንገድ ላይ ማለት ለምሳሌ ለስራ ጉዳይ ወደ ሌላ አካባቢ ስወጣ። ወደ መንግስት ተቋማት ለስብሰባ ስንጠራ፣ ከቤት ስወጣ፣ ወደ ቤት ስመለስ ምግብ ገዝቼ እገባለሁኝ። ምግብ ማለት ይሄ እንጀራ ወጥ ምናምን ሳይሆን ለምሳሌ ፍራፍሬ። የተለያዩ የታሸጉ ምግቦችን ገዝቼ ወደ ቤት እገባለሁኝ። ይሄንም አድርገው ለምንድነው? የመጀመሪያው እኔ የበላሁትን ምግብ ባለቤቴና ልጆቼ እንዲበሉ ለማድረግ። ሌላው ደግሞ ከቤት ስወጣ ሌላ አካባቢ ነው የምሄደው ለስብሰባ ለተለያየ ነገር እና ለዛ ስሄድ። እዛ አካባቢ ያለውን የምግብ አይነት እኔ የበላሁትን ለቤተሰቦቼ ማሳወቅ እና ቤተሰቦቼ ደግሞ ያንን ምግብ እንዲበሉ ማድረግ ደስ እንዲላቸው መንገድ ላይ ገዝቼ ወደ ቤት ስመለስ ይዤ እገባለሁ ማለት ነው። ሌላ ደግሞ ሙዝ በራሱ ምግብ ነው። እንደየ እንትኑ እንደየ ትርጉሙ ቢለያይም። ሙዝ ፍራፍሬ የተለያዩ ቴምር የመሳሰሉ ብዙ ምግቦችን ገዝቼ እገባለሁኝ ማለት ነው ይሄን የማደርገው ደግሞ። አንድ ከቤተሰብ ጋር ያለኝ ግንኙነት ጠንከር እንዲል ለቤተሰቦቼ እንደማስብ ለማሳየት ፍቅሬን ለመግለጽ። ልጆቼን እንደምወዳቸው ለማሳወቅ ለልጅ የሚኖረን ፍቅር። ለሚስቴ ያለኝ ፍቅር የሚገለጸው የተለያየ ነገር ገዝቼ እንደ ስጦታ ገዝቼላት ስገባ ነው። ይሄ ደግሞ የሚሆነው ስጦታ ደግሞ የሚሆነው በምንድነው? በ በምንገዛቸው ነገሮች ከቤት ስንወጣ ወደ ቤት ስንመለስ የምናመጣቸው ምግቦች ሊሆኑ ይችላሉ ሌሎች ነገሮችን ሊሆኑ ይችላሉ። ይሄን ለማድረግ ሁል ጊዜ ከቤት ስወጣ ወደ ቤት ስመለስ ምግብ ገዝቼ እገባለሁኝ ማለት ነው። የሚገዛው ምግብ ግን ሁሉም ምግብ አይነት አይደለም። ለምሳሌ አንዳንድ ምግቦች በእቃ ይዞ መንቀሳቀስ የማይመቹ ምግቦች አሉ አንዳንዱ ደግሞ ለምሳሌ በርገር ብንወስድ በርገርን አሁን ሆቴል ወይም ደግሞ የበርገር ካፌ ገብተን ገዝተን ወደ ቤት መውሰድ እንችላለን። ብዙ ጊዜ መንገድ ላይ የምገዛቸው ነገሮች። በርገር ፍራፍሬ ቴምር የመሳሰሉ ነገሮች ናቸው እዚህን ነገሮች ገዝቼ ወደ ቤት እገባለሁኝ ማለት ነው። እና ለ የምግቡ አይነት ይወስነዋል ማለት ሁሉም ምግብ ይሄ በእቃ የሚገዛ አይደለም። በእቃ የሚገዙ እንደ ዳቦ የመሰሉ ምግቦችን ብዙ ጊዜ ከተማ ስወጣ የማመጣው ዳቦ ነው። ዳቦ ያው ብዙ ጊዜ ቤት ውስጥ አይሰራም ስለዚህ ከተማ ነው የሚሸጠው። ስለዚህ እዛ ሄጄ ዳቦ ይዤ መጥቼ ለባለቤቴ ለልጄ እሰጣቸዋለሁ ማለት ነው። ያኔ ለእነሱ ያለኝ ክብር ይታወቃል። ወይም ደግሞ ለእነሱ ያለኝ አክብሮት ይገለጣል ማለት ነው። ስለዚህ ማንም ሰው በተለይ መንገድ ወጥተው ሲመለሱ ወደ ቤታቸው ለቤተሰቦቻቸው ለልጃቸው ምግብ ገዝተው መግባት አለባቸው ይሄን መለመድ አለበት። እኔ መንገድ ላይ ምግብ በደንብ ነው የምገዛው በተለይ ዳቦ ቅድም እንዳልኩት ፍራፍሬ በርገር እነዚህ አይነት ነገሮችን ገዝቼ ለቤተሰቦቼ ይዤ እገባለሁኝ ማለት ነው። ይሄን የማደርገው ደግሞ ቀደም እንደጠቀስኩት አንደኛ ለቤተሰብ ያለኝ ፍቅር እንዲታወቅ ነው ቤተሰቦቼን እንደማከብራቸው ለመግለጽ ነው። ሁለተኛ ደግሞ ቢያንስ ቢያንስ ተጨማሪ ምግብ ቤት ውስጥ ከተዘጋጀው ውጪ ተጨማሪ ምግብ እንዲዘጋጀ ለማድረግ ነው። ለምሳሌ ቤት ውስጥ እንጀራ ካለ እኔ ዳቦ ይዤ እገባለሁኝ ስለዚህ ተጨማሪ ምግብ አዘጋጀሁ ማለት ነው። ስለዚህ እያንዳንዱ ሰው እኔ የምመክረው ምግብ ገዝቶ መግባት ምንም ችግር የለውም እንደውም አክብሮትን ይገልጻል። አክብሮትን ያሳያል ይሄን ለማድረግ ደግሞ እያንዳንዱ ሰው ምግብን ገዝቶ መግባት ይኖርበታል ማለት ነው። እኔም እንደዛ ነው የማደርገው እንደየምግቡ አይነት ሊለያይ ይችላል እንጂ። ለቤተሰቦቼ ለልጄ የሚፈልጉትን ነገር ከተማ ገዝቼ አመጣላቸዋለሁ ግን። ጠይቅ መጠየቅ ያስፈልጋል ማለት ነው። አንዳንድ ሰዎች ምግብ ላይፈልጉ ይችላሉ። ተገዝተው የሚመጣ እኔ ግን ባለቤቴ ጋር ደውዬ ጠይቃትና ይዤላት እመጣለሁ። እና እኔ ብዙ ጊዜ መንገድ ላይ ምግብ እገዛለሁኝ

አዎ ከስራ ሰዓት በኋላ እሰራለሁኝ ማለት እኔ መንግስት ሰራተኛ ነኝ። የመንግስት ሰራተኛ ደግሞ በተለይ በኢትዮጵያ ይዘት የመንግስት ሰራተኛ ስራ የሚሰራው። ጠዋት ከሁለት ሰዓት እስከ አምስት ተኩል ከሰአት በኋላ ደግሞ ከሰባት ተኩል እስከ አስራ አንድ ሰዓት ተኩል ነው። ስለዚህ ከዛ ሰዓት በኋላ ደግሞ ነፃ ስለሆንኩኝ ተጨማሪ ስራ እሰራለሁኝ። በስራ ሰዓት የመንግስትን ስራ አክብሬ የተመደብኩበትን ስራ አክብሬ እሰራለሁ። በሰአቱ እገባለሁ በሰአቱ እወጣለሁኝ። ለምሳሌ ጠዋት ሁለት ተኩል ላይ እገባለሁ እስከ አምስት ተኩል ስራዬን እሰራለሁ የመንግስትን ስራ ማለት ነው። ከዛ ከሰአት ሰባት ተኩል ላይ እገባለሁ እስከ አስራ አንድ ተኩል የመንግስትን ስራ እሰራለሁኝ። ከዚህ ስራ ሰዓት በኋላ ደግሞ ነፃ ነኝ ስለዚህ ምንድነው የማደርገው እኔ? ሌላ ተጨማሪ ስራ መስራት ነው። ይሄ ተጨማሪ ስራ ለምሳሌ ፍሪላንሰር። ተጨማሪ ትምህርቶችን መማር ራስን ማሻሻል። ራስን ከቴክኖሎጂ ጋር ማገናኘት። ይሄን ሁሉ የምሰራው ከስራ ሰዓት በኋላ ነው። ምክንያቱም በስራ ሰዓት ይሄን መስራት አልችልም። በስራ ሰዓት የራሱ የስራ ሰዓት ነው። ስራው የሚፈልገው ሰዓት አለ እሱን። ነው የማከናውነው ከስራ ሰዓት ውጪ ግን። የመጀመሪያ የማደርገው ፍሪላንሰር ሆኜ የስራ ባለውበት ቦታ መስራት ነው። ሌላኛው ደግሞ የማደርገው ነገር እኔ በተመረኩበት የስራ ዘርፍ። ራሴን በእውቀት ማሻሻል ራሴን በእውቀት ማሻሻል። ተጨማሪ ኮርሶችን መውሰድ። በየነ መረብ ደግሞ ስልጠና መውሰድ። እንደዚህ አይነት ነገሮችን እሰራለሁኝ። ይሄን ማከናውነው ከስራ ሰዓት ውጪ ነው። ልክ አስራ አንድ ሰዓት ከስራ ቦታ እንደተመለስኩኝ ምግብ እበላለሁ። ትንሽ እተኛለሁ። ከዛ በኋላ ከምሽቱ ሁለት ሰዓት ጀምሮ በጣም ነፃ ነኝ። ስለዚህ የዛኔ ምን አደርጋለሁኝ? ተጨማሪ ስራ እሰራለሁ። ከስራ ሰዓት በኋላ መስራት ብዙ ጥቅም አለው። ከስራ ሰዓት በኋላ መስራት የሚያስገኘው ጥቅም የመጀመሪያው በነጻነት እንሰራለን። ምክንያቱም ስራ ሰዓት ላይ የምንሰራ ከሆነ እየተሳቀቅን የመንግስት ስራ እየበደልንም ሳይሆን። ከስራ ሰዓት ውጭ ነፃ በሆንበት ሰዓት ስንሰራ የመጀመሪያው በነጻነት እንማራለን። በነጻነት እንሰራለን። ከዛ በኋላ ደግሞ ሌሎች ለምሳሌ ኮርሶችን እወስዳለሁ። ይሄ በኢንተርኔት ወይም በበይነ መረብ የሚሰጡ ኮርሶች አሉ። እነሱንም እማራለሁ። ከዛ በኋላ ደግሞ ከቤተሰብ ጋር ለቤተሰብ የሚያስፈልገውን ጊዜ ከሰጠሁኝ በኋላ። ስለ ስራ ቁጭ ብዬ አወራለሁ። ራሱ ስራ ነው። ስለ ስራ መወያየት ስለ ህይወት መወያየት በራሱ ስራ ነው። እና ከባለቤቴ ከልጄ ጋር ቁጭ ብለን እንወያያለን። ከዛ በኋላ ደግሞ ስለ ቀጣዩ ስራ ምን ማድረግ እንዳለብን አቅጣጫ እናስቀምጣለን ማለት ነው ይሄ ውይይት የሚደረገው ከስራ ሰዓት በኋላ ነው። በስራ ሰዓት የስራ ሰዓት ነው ከስራ ሰዓት በኋላ ግን አስፈላጊውን ውይይት ከራስ ጋር ከቤተሰብ ጋር ውይይት ይደረጋል። እና ይሄን ስራ እሰራለሁኝ ከስራ ሰዓት በኋላ መስራት አንደኛ ነጻነት ነው። ተቆጣጣሪ የለንም ሁለተኛ ደግሞ ራሳችን እያሻሻልን ነው የምንሄደው ለምሳሌ እኔ በስራ ሰዓት ኮርስ መማር አልችልም። በኢንተርኔት ወይንም በበይነ መረብ። ስለዚህ ምንድነው የማደርገው ከስራ ሰዓት በኋላ። ቁጭ ብዬ ማታ ማታ በተመዘገብኩበት። መንገድ ቁጭ ብዬ እማራለሁኝ ማለት ነው ያ ምን ያደርግልኛል? ለራሴ ተጨማሪ እውቀት ተጨማሪ ጥናት ተጨማሪ ድጋፍ። ከቴክኖሎጂ ጋር ራሴን እያገናኘሁ ስለምሄድ ለወደፊት ህይወቴ ጥሩ ነው ማለት ነው። ስለዚህ እያንዳንዱ ሰው ከስራ ሰዓት በኋላ ስራ መስራት አለበት ብዬ አምናለሁኝ። ምክንያቱም በተጨማሪ ሰዓት ስራ የማይሰራ ከሆነ በተቀጠረበት ሰዓት ብቻ። ህይወቱን እና ማኖር ይከብዳል። ምክንያቱም የመንግስት ስራ ጠዋት ቅድም እንደጠቀስኩት ከጠዋት ሁለት ሰዓት እስከ አምስት ተኩል። ከሰአት ከሰባት ሰዓት ተኩል ከአስራ አንድ ሰዓት ተኩል ስለሆነ በዚህ ሰዓት ምንም ስራ መስራት አይችልም ደሞዝ ብቻ ነው የሚያገኘው። ግን ከስራ ሰዓት በኋላ መስራት ተገቢ ነው። ስለዚህ እኔም ከስራ ሰዓት በኋላ ስራ እሰራለሁኝ ማለት

የቤት ጣሪያ የተሰራው ከተለያየ ከተለያየ እቃ ነው። በኢትዮጵያ የቤት አሰራር ባህል ውስጥ። ቤት የሚሰራው ወይም ደግሞ የቤቱ ጣራ የሚሰራው ከተለያየ የእንጨት አይነት ነው። ይሄ ማለት ምን ማለት ነው? ለምሳሌ እንጨቱ ይሄ ግድግዳው ከቆመ በኋላ ከላይ ቆርቆሮ ከተመታ በኋላ ከስር ኮርኒሱ ወይም ጣሪያው የሚያርፍበት የጣሪያ መሰላል የሚባል አለ። ይሄ ምንድነው የሚያደርገው? ጣሪያዎቹ እንጨት ርብራብ ይደረጋል። በእያንዳንዱ የቤቱ ግድግዳ ማዶ እና ማዶ ተሸጋጋሪ የሚባል እንጨት ይቀመጣል። ከዛ ያንን እንጨት ስንመርጥ ራሱ የራሱ የሆነ መስፈርት አለው። ማለት ለጣሪያ የሚሆነው እንጨት ለግድግዳ የሆነው እንጨት ወራጅና ቋሚ የተለያዩ ናቸው። የእንጨቱን አይነት ሁላ ይመርጣል። እና የቤት ጣሪያ የሚሰራው በመጀመሪያ ደረጃም ቤቱ በሁለት መንገድ ሊሰራ ይችላል። በኢትዮጵያውያን የቤት አሰራር መሰረት የመጀመሪያው በብሎኬት ሊሰራ ይችላል። ሁለተኛው በእንጨት ሊሰራ ይችላል። ከሁለቱ ውጪ በተለይ በከተማ አካባቢ ከሁለቱ ውጪ በምንም ሊሰራ አይችልም። በእንጨት ወይም በብሎኬት ነው የሚሆነው። በእንጨት ከሆነ ምንድነው? የሚሆነው ዙሪያውን በእንጨት ይሰራና ከላይ ደግሞ ጣሪያው አግዳሚና ወራጅ የሚባል እንጨት ይሰቀላል ወይም በሚስማር ይመታል ከዛ ከላይ ደግሞ ቆርቆሮ ይደረብበታል ማለት ነው። ቆርቆሮ ከተደረበ በኋላ ቆርቆሮውን የሚሸከመው ወራጅና አግዳሚ ጣሪያ በመባል ይታወቃል። ይሄ ወራጅና አግዳሜ ብዙ ጊዜ የሚሰራው ወይም ደግሞ የሚመረተው ከባህር ዛፍ ነው። ከባህር ዛፍ ነው ብዙ ጊዜ በተለይ በእንጨት የሚሰራ ከሆነ እንጨት የሚሰራ ቤት ከሆነ ወራጅና አግዳሜ ባህር ዛፍ ነው የሚሆነው። ብዙ ጊዜ እና የኔም ቤት የተሰራው ወራጅ እና አግዳሚው ከባህር ዛፍ የተሰራ እንጨት ነው። ወደ ታች ግድግዳው ደግሞ በብሎኬት ነው። ዙሪያውን ብሎኬት ይደረደራል። ከዛ ከላይ ደግሞ ወራጅ እና አግዳሚ ባህር ዛፍ ይደረደራል ከላይ ቆርቆሮ ይመታል ማለት ነው። ከዛ ያ ከሆነ በኋላ ምንድነው የሚሆነው? ወራጅ እና አግዳሚው ያልተፈለጠ እንጨት ነው የሆነው ለምንድነው ይሄ የሆነበት ምክንያት ይሄ ጣሪያው እንዳይበላ ጣሪያው እንዳይበሰብስ። ጣሪያው ቆርቆሮ እየጋለ እየ በጣም እየጋ በተላይ በበጋ ሰዓት እየጋለ ሲሄድ እንጨቱን እንዳያቃጥለው። ወራጅ እና አግዳሚው የጣሪያው ምንድነው? የሚሆነው ሙሉ ያልተፈለጠ ባህር ዘፍ ነው የሚሆነው። ከተፈለጠ በዛ ውስጥ ምናልባት ብል ሊያበላሸው ይችላል ሊበሰብስ ይችላል። ብዙ ነገሮች አሉት ያ እንዳይሆን ሙሉ ነው የሚሆነው ያልተፈለጠ ባህር ዛፍ ማለት ነው። ወራጅ እና አግዳሚ እሱ ይሆናል ከዛ ጣሪያው በሱ መልኩ ካለቀ በኋላ ምንድነው የሚሆነው? ጣሪያው እንጨት ስለሆነ። ለእይታም እንዳይደብር ቆርቆሮ ደግሞ ሙቀት እንዳያሳልፍ። ከእሱ ቀጥሎ ምን ይደረጋል? የኮርኒስ ስራ ይሰራል። ኮርኒሱ ከተለያየ ነገር ሊሰራ ይችላል። የመጀመሪያው ከሲሚንቶ ሊሰራ ይችላል። እሱም ካልሆነ ደግሞ ከላስቲክ ይሰራል። ላስቲክ ይደረደርበታል። ስለዚህ ኮርኒሱ በተለይ አሁን አሁን በዘመናዊ መልክ እየተሰራ ያለው የኮርኒስ ስራ በጣም የሚያስደንቅ ጥበብ የታከለበት ነው። ግን በብሎኬት ካለቀ በኋላ ይሄ ጣሪያውን ስር ምንድነው የሚሆነው? ኮርኒስ ስራ ነው ምክንያቱም ቆርቆሮ ከላይ በተለይ በጋ ሲሆን ፀሀይ ሲያገኝ በጣም ስለሚግል ቤቱ ይሞቃል። ያን ለመከላከል ጣሪያውን በላስቲክ ይሸፈናል ወይም ደግሞ በብሎኬት ምንድነው በብሎኬት እና በ በሲሚንቶ ባለሙያዎች አሉ ይሄን የሚያመርቱ በእነሱ ይሰራና ይሰቀላል ይገጠማል። ከዛ እላዩ ላይ የሚሰራው በሲሚንቶ እና በጅብሰም የሚሰራው ዲዛይን የኮርኒሱ ዲዛይን መያዣ አለው ከላይኛው ከወራጅ እና ከአግዳሚው ጋር ታስሮ ጥብቅ ብሎ እንዲንጠለጥል ያደርጋል። ከዛ ኮርኒሱ ውበት ይኖረዋል ማለት ነው። እና ጣሪያ ሲሰራ ብዙ ጊዜ ከባህር ዛፍ ነው። ግን ያ ጣሪያ ሙቀቱ ወደ ቤቱ እንዳያልፍ እንዲከላከል ኮርኒስ ያስፈልገዋል። ስለዚህ የቤቴ ጣሪያ የተሰራው ከባህር ዛፍ አውራጅ ወራጅ እና አግዳሚ ነው። ከዛ ከስር ደግሞ የኮርንስ ላስቲኮች አሉ። ላስቲኩ ወደ በጅብሰም የሚሰራ በእሱ የተመረተ የኮርኒስ ባለሙያዎች የሚሳቅሉት አለ እሱ ይሰቀላል። በዚህ ወይ የተሰራ ነው ማለት ነው። የኔ ቤት ጣሪያ

በስራ ላይ ችግሮችን እፈታለሁኝ አዎ እኔ መንግስት ሰራተኛ ነኝ። በስራ ቦታ የተለያዩ ነገሮች ሊፈጠሩ ይችላሉ ያው የሰው ልጅ ስለሆንን ችግር ይፈጠራል። ችግር ምንም አይፈጠርም ማለት አንችልም ምክንያቱም ችግር የማይፈጠር ከሆነ። ስራ እየተሰራ አይደለም ማለት ነው ስለዚህ ሁልጊዜ ችግር ይኖራል። ያን ችግር ደግሞ ለመፍታት የራሱ የሆነ የችግር አፈታት ዘዴ የሚባል አለ ማለት ሰው። በተፈጥሮ የሚያገኘው እውቀት ወይም ደግሞ ከቤተሰቡ የሚያገኘው እውቀት። ወይም ከማህበረሰቡ የሚያገኘው እውቀት ተደምሮ አንድ ላይ ይደመርና የሚሰጠን የሆነ ስብእና አለ። ያን ስብእና ተግባራዊ እናደርገዋለን። ለምሳሌ በስራ ቦታ ብዙ ጊዜ በጣም ቶሎ የሚናደድ ቶሎ ሊያጋጥመን ይችላል። በጣም የማይናደድ ሰው ሊያጋጥመን ይችላል ስራ የማይሰራ ሊያጋጥመን ይችላል። ስራ የሚሰራ ግን በጣም የሚናደድ ሊያጋጥመን ይችላል። በጣም የሚወደን ሊያጋጥመን ይችላል በጣም የሚጠላንም ልናገኝ እንችላለን። ይሄ እንደየሰው ስሜት ይለያያል። ብዙ ጊዜ ደግሞ በስራ ቦታ የምናየው ችግር። በጣም መሰረታዊ የሚባል ችግር እንኳን ሳይሆን ይሄ ከአረዳድ ክፍተት የመጣ ችግር ነው የሚፈጠረው ብዙ ጊዜ። ሰው በእውነተኛ ነገር ላይ አይጣላም። በተለያየ ምክንያት ይሄ ቀላል በሆነ ችግር በሀሳብ ልዩነት ምክንያት እንጂ። ትላልቅ ስራዎች ላይ በተለይ ይሄ በቀላሉ የሚጣላ ሰው የለም። ግን ሀሳቤን የማይረዳ ከሆነ ወይም ሀሳቡን የማልረዳ ከሆነ ችግር ይፈጠራል። ስለዚህ ዋናው ነጥብ ምንድነው? የሀሳብ ልዩነት ነው ማለት ነው። ያን ሀሳብ ደግሞ ማስታረቅ የሚቻለው። ሀሳብን በመረዳት ነው። ለምሳሌ ለምንድነው ይሄ የሆነው ለምንድነው ይሄ የተፈጠረው ብለን ስንጠይቅ። የተጣላን ሰውዬ ምክንያቱን በዝርዝር የሚያቀርብ ከሆነ ምንድነው? የሚሆነው ችግሩ በቀላሉ ይፈታል ማለት ነው። ስለዚህ እኔ ችግሮችን የምፈታው እንደየመጣጣቸው መረቴት የመረዳት አቅም አለኝ። ማለት ችግሮች ሲፈጠሩ እንደየአመጣጣቸው ማለት መጀመሪያ ችግር ሲፈጠር ራሴን ነው የማየው። ችግሩን የፈጠርኩት እኔ ነኝ ወይስ አይደለሁም የሚለውን ራሴን እገመግማለው። ራሴ ከሆንኩኝ ደግሞ ለእሱ መፍትሄ እፈልጋለሁኝ። ማለት ችግሩ የመጣው በኔ ምክንያት ከሆነ በኔ ስህተት ከሆነ ራሴን ቆም ብዬ አይና። ይሄ ችግር መፈጠር የለበትም ብዬ ራሴን። ወደ መውቀስ እና ራሴን ወደ መስተካከል እሄዳለሁ። ራሴ ያልፈጠርኩት ችግር ከሆነ ግን ባለችግሩን ወይም ችግር ፈጣሪውን በቀጥታ ሄጄ ቁጭ አድርጌ ይሄን ይሄን ስህተት ሰርተሃል ብዬ እመክራለሁኝ። እመክራለሁኝ እና ችግሮች ሲፈጠሩ ሁልጊዜ ከእኔ ጋር ብቻ ላይሆን ይችላል ለምሳሌ የስራ ባልደረቦች እርስ በእርሳቸው ሊጣሉ ይችላሉ። ወይም ስራ ቦታ ያልጠበቅነው ችግር ሊፈጠር ይችላል። ያንን ችግር የመቋቋም አቅም አንዱ የብልህነት ወይም ደግሞ የበሳልነት መገለጫ ነው። ማንም ሰው በቀላሉ ችግሮችን አይፈታም ችግሮችን ለመፍታት የራሱ የሆነ የተሰጠን ስጦታ አለ በተፈጥሮ። ከማህበረሰባችን ያገኘነው ከእምነት አባቶች ያገኘነው ከተለያየ ውጤት ያገኘነው የራሳችን ክህሎት አለን። ያንን ክህሎት ምንድነው? የምናደርገው ተግባራዊ ማድረግ ነው። ለምሳሌ ሁለት ሰዎች ብስራ ቦታ ቢጣሉ። አንዱንም ሳንወግን ሌላኛውንም ሳንጠላ ችግራቸው ምን እንደሆነ? ይሄ ግሉላዊ ሆነን ወይም ደግሞ ገለልተኛ ሆነን እናጣራለን እኔ እንደዛ ነው የማደርገው። ገለልተኛ ሆኜ አጣራለሁኝ። አንዱ የሚለኝንም ትክክል ነው ብዬ አልቀበልም ሌላኛው የሚለኝንም ትክክል ነው ብዬ አልቀበልም። ገለልተኛ ሆኜ ችግሩ ምን እንደሆነ ለመረዳት እሞክራለሁኝ። ያን ጊዜ ችግሩን ለመረዳት ስሞክር ገለልተኛ ሆኜ ነው አንዱን ወድጄ አንዱን ጠልቼ ከሆነ አይሆንም። ስለዚህ ገለልተኛ በመሆን ችግሮችን ማየት ከዛ በኋላ ለማንም ሳላዳላ ስለ እውነት ብዬ። አንተ ይሄ ይሄ ጥፋት ነበረብህ አንተ ደግሞ ይሄን ማስተካከል ነበረብህ ብዬ ችግሮችን እፈታለው። ብዙ ጊዜ በተደጋጋሚ ስራ ቦታ ችግሮች ያንቀጥሙናል። ምክንያቱም የማይሳሳተው የማይሰራ ሰው ነው ምንም የማይሰራ ሰው ምንም አይሳሳትም። የሚሰራ ሰው ግን ይሳሳታል ምንም ጥያቄ የለውም። ግን ስህተቱን አጉልቶ ከማሳየት ይልቅ በስነ ስርዓት በማስረዳት ችግሩን መፍታት ይቻላል። አንዳንዴ ነገር ማግነንም ትክክል አይደለም እኔ እንደዛ አላምንም። ችግሮችን የምፈታው በውይይት ነው ችግሮችን የምፈታው በመረዳት ነው ችግሮችን የምፈታው ሀሳቡን በደንብ በመረዳት ነው። እንጂ አንዱን ወድጄ አንዱን ጥለዬ ችግር መፍታት አልችልም። ስለዚህ ችግሮችን ለመፍታት ሁል ጊዜ የሁለቱን ሞገድ ለመረዳት እሞክራለሁኝ ችግሮችን ከተረዳሁ በኋላ ጥፋተኛ የሆነውን ሰው ያለምንም ፍርሃት ያለምንም መሳቀቅ እወቅሳለሁኝ ማለት ነው። በእንደዚህ አይነት ጉዳዮች ችግሮችን የመፍታት አቅም አለኝ

የቪዲዮ ጥሪ አላደርግም። ማለት የቪዲዮ ጥሪ አልጠቀምም። ብዙ ጊዜ ስልክ ላይ ስንደዋወል። ጓደኞቼ ጋር ስደዋውል ሰዎች ጋር ስደውል የተለያየ ጥሪ አይነት እሰማለሁኝ የተለያየ ጥሪ ድምጽ እሰማለሁ። አንዳንዱ የመዝሙር ወይም የመንፈሳዊ መዝሙር አንዳንድ ደግሞ የሙስሊሞች መንዙማ። ያደርጋሉ አንዳንዱ ደግሞ ዘፈን ያደርጋሉ የተለያየ ሰው የተለያየ ጥሪ ነው የሚጠቀመው። እኔ ግን ምንም ጥሪ አልጠቀምም ምክንያቱም ጥቅሙ አይገባኝም። ማለት ምንድነው? ጥቅሞ ለምሳሌ ዘፈን ባደርግ። ሰው ሲደውሉልኝ ዘፈን ቢሰማ ምንድነው? ጥቅሞ ለኔ ትርጉም የለውም። ማለት የራሴን ስሜት አይገልጽልኝም። ስለዚህ የስልኬ ጥሪ ምንም አይነት ቪዲዮ ምንም አይነት የድምጽ ጥሪ የለውም አልጠቀምም። ይሄ ከብዙ ነገሮች አንፃር ነው ማለት። ሰው የተለያየ ፍላጎት አለው የተለያየ አላማ አለው የተለያየ ስሜት አለው። ሁሉም ሰው ተመሳሳይ ስሜት የለውም ይታወቃል። የተለያየ ስሜት ስላለ ነው የተለያየ ሀሳብ የተለያየ ድርጊት የምናደርገው። ስለዚህ የስልክ ጥሪውን በተመሳሳይ ነው። በተመሳሳይ ነው የሚታየው ማለት። መልእክት ለማስተላለፍ። ምን አይነት ጥሪ ነው የምናደርገው? ለምሳሌ ወይ ስልክ ስንደውል ምን አይነት ጥሪ ነው የምናደርገው? እኔ የሆነ ሰው ጋር ስደውል ጥሪው ዘፈን ከሆነ ላይመቸኝ ይችላል። ወይ ላልወደው እችላለሁ። ስለዚህ ሁሉም ሰው ዘፈን ይወዳል ብዬ አላስብም። ሁሉም ሰው ደግሞ መዝሙር ይወዳል ብዬ አላስብም ሰው የተለያየ ስሜት አለው። ስለዚህ የሁሉንም ስሜት ማክበር ግዴታ ነው። ስለዚህ መዝሙር እያደረኩኝ የሁሉንም ሰው ስሜት አላከብርም። ወይ ዘፈን እያደረኩኝ የሁሉንም ሰው ስሜት አላከብርም። ስለዚህ የራሴን ስሜት ብቻ የምከተል ከሆነ ደግሞ እንዴት ከሰው ጋር መኖር እችላለሁ? ስለዚህ የአምልኮ ወይም የመዝሙር ከሆነ በቤት በቤተክርስቲያን መስማት በቤተክርስቲያን ማድረግ እንደገና ደግሞ በግል በኤድፎን መስማት ይቻላል። ይሄን ለማድረግ ደግሞ ምንም ምክንያት አያስፈልገውም። ግን ለምሳሌ የዘፈን ጥሪ የሚያደርጉ ሰዎች እኔ ስደውል ላልወድ እችላለሁ ዘፈን ሌላም ሰው ሲደውላቸው ዘፈን ላይመቻቸው ይችላል ያኔ እንዴት ያደርጋሉ? መዝሙርም ደግሞ ለምሳሌ አንዳንዱ የ የኦርቶዶክስ መዝሙር ያደርጋል አንዳንዱ የፔንቴ መዝሙር ያደርጋል። አንዳንዱ የተለያየ መዝሙር ያደርጋል። ግን የተለያየ ሰዎች ነን ሁሉም ሰው አይመቸውም። ስለዚህ ቢሆን ጥሩ የሚሆነውን እኔ የሚመስለኝ ሁሉንም ያማከለ ጥሪ ማለት ነው ማለት ነው። ሃይማኖትንም የማይነካ ሌላ ግለሰብንም ዘፈንንም የማይነጋ ጥሪ ቢደረግ ቢያደርጉና ቢጠቀሙ ነው ጥሩ የሚሆነው። ይህ ሁሉንም ያግባባል። ግን አንዳንዱ ዘፈን ያደርጋል ዘፈን የማይመቸው ሰው ሊኖር ይችላል። አንዳንዱ መዝሙር ያደርጋል መዝሙሩ የማይመቸው ሰው ሊኖር ይችላል። አንዳንዱ ደግሞ እንደየ ሃይማኖቱ መንዙማ የሙስሊሞችን ሊያደርግ ይችላል። መብቱ ነው ግን። ትርጉሙ ምንድነው? ምን መልእክት ለማስተላለፍ ነው። ለምሳሌ መንዙማ የሙስሊሞችን መንዙማ የሚጠቀሙ ሰዎች ጥሪ ሲያደርጉ መንዙም አይጠራም። ስለዚህ እኔ መንዙም መስማት ላልፈልግ እችላለሁ። ስለዚህ ለኔ አይጠቅመኝም ማለት ነው ያ ጥሪ። ስለዚህ እንደየሰው በርግጥ እንዳየ አቀባበሉ ይለያያል። ስለዚህ መንዙማ በደንብ መስራት ያስፈልጋል። ወይም ደግሞ መዝሙርም በደንብ መስራት ያስፈልጋል። እውነት ነው ዘፈንም እንዲሁ። ግን ሁሉም ሰው የሚያግባባውን ሀሳብ የያዘ ነው። ጥሪ ማድረግ ያለብን ምክንያቱም በዚህ አለም ስንኖር። ሁሉም ተመሳሳይ ስሜት ተመሳሳይ አቋም ተመሳሳይ ሀሳብ አይኖረውም የተለያየ ሀሳብ የተለያየ ስሜት የተለያየ አቋም ነው የሚኖረው። ስለዚህ የሁሉንም ባከበረ መጠን ብንጠቀም ጥሩ ነው። እኔ የቪዲዮ ጥሪ አድርጌ አላውቅም። የድምጽ ጥሪ ማድረግ አላውቅም። በተለይ ስልክ ሲደወል የሚጠራው ስልኬ ላይ የራሱ የቴሌው የራሱ ይፈጥር የበፊቱ ድምጽ እንጂ እኔ ከራሴ ቀይሬ ወይም እየከፈልኩ አስቀይሬ እንደዚህ አይነት ስራ አልሰራም። ይሄን አላደርግም። ምክንያቱም ጥቅም የለውም ብዬ ነው የማስበው ጥቅም ቢኖረው ኖሮ። ሰው አይቀየምም ነበረ ማለት በምሳሌ ዘፈን ጥሪ ሳደርግ የሚደብረው ሰው አለ። መዝሙር ጥሪ ሳደርግ የሚደብረው ሰው ይኖራል። ሌሎችም በተመሳሳይ ስለዚህ እንደየሁኔታው እንደየአካባቢው ለማስኬድ ዘፈን ሲሆን። ዘፋኝ ብቻ ይሰማዋል። መዝሙር ሲሆን ዘማሬ ብቻ መዝሙር ራሱ የክርስቲያን አለ የሙስሊም አለ ስለዚህ እኔ የክርስቲያን መዝሙር ባደርግ ሙስሊም ጓደኛዬ ቢደውልልኝ ላይመቸው ይችላል። ስለዚህ ከዚህ ሁላ ሁሉንም ባከበረ መጠን ሁሉንም ባካተተ ሁሉንም የሚመጥን ጥሪ እንዲኖር ነው የምፈልገው። ማለት ያ ራሱ የፈረመበት። ወይም ደግሞ ባለቤቱ ራሱ የፈረመበት ያወቀው ጥሪ። ለሌላው ላይመች ይችላል ስለዚህ ያን ማስተካከል እና ሁሉም የሚያግባባ ሀሳብ። ቢደረግ ጥሩ ነው ብዬ ነው የማስበው። ነገር ግን እኔ የቪዲዮ ጥሪ

ሰዎችን ማስተዋወቅ የምንችለው በብዙ መንገድ ነው። እኔ በብዙ መንገድ ሰዎችን ማስተዋወቅ እችላለሁኝ። የ የመጀመሪያው ምናልባት ሰዎቹ ከዚህ ቀደም ምንም የማይተዋወቁ ከሆነ የማስተዋወቅበት መንገድ ይለያል። ከዚህ በፊት የሚተዋወቁ ከሆነም ይለያል። ማለት ምንም የማይታወቅን ሰው ማስተዋወቅ እና ብዙ የማይቀራረብን ሰው ማስታወቅ የተለያዩ ነገሮች ናቸው የምንጠቀመውን መንገድ ይለያያል ማለት። ለምሳሌ ሁለት ሰዎች ከዚህ በፊት ጭራሽ የማይታዋዋቁ ከሆነ እንደዚህ አይነት ሰዎችን ለማስታወቅ ትንሽ ጥንቃቄና ጊዜ ይፈልጋል። ማለት ለምሳሌ ከየት እንደመጡ ምን እንደሚሰሩ አሁን ላይ ምን እየሰሩ እንደሆነ ወዴት እንደሚሄዱ የት እንደሚኖሩ የት እንደተወለዱ በጣም ብዙ ብዙ መረጃዎችን መቀባበል አለባቸው ለመታዋዋ ቅ ማለት ነው። ግን ይሄ በደንብ የማይተዋወቁ ነገር ግን ትንሽ በአይን ብቻ የሚታዋወቁ የነበሩ ሰዎችን ለማስተዋወቅ ከሆነ ቀላል ነው። እዚህ ቦታ በአይን አውቃሃለሁ ግን በስምና በአካል አላውቅም እንተዋወቅ ብለው መታወቅ መላ አስታውቃቸው እችላለሁ። ስለዚህ ሰዎችን ስናስታውቅ ብዙ መንገዶችን ነው የምንጠቀመው። ይሄም ከምን አንፃር ነው የሚሆነው። መጀመሪያ ምንም የማይታወቁ ሰዎች ከሆኑ እና መጀመሪያ ብዙም ባይታወቁ ትንሽ ትንሽ የሚግባቡ ሰዎችን ለማስታወቅ ሁለት አይነት መንገድ እንጠቀማለን። ያ ማለት ምን ማለት ነው? ከዚህ በፊት ምንም ተያይተው ምንም ተዋውቀው የማያውቁ ሰዎችን ማስታዋወቅ ስንፈልግ ምንድነው የሚደረገው? ማደርገው እኔ በግሌ ምንድነው የማደርገው? መጀመሪያ ሁለቱንም በስልክ የሆነ ቦታ እፈልጋቸዋለሁ ሻይ ቡና ማለት እፈልጋለሁ ከእናንተ ጋር ብዬ እደውልላቸኋለሁ። ማለት ሁለቱም ሳያውቁ እኔ ግን ለሁለቱም እደውልና በዚህ ሰዓት ሻይ ቡና ማለት እፈልጋለሁ ያኛውም ሌላኛውም ሰው ጋር ደውዬ በዚህ ሰዓት ሻይ ቡና ማለት እፈልጋለሁ ብዬ ደውልላቸዋለሁ ልክ እዛ ቦታ ሆቴልም ካፌም ይሁን እዛው እጠብቃቸዋለሁ። ሲመጡ እዛው ይገናኛሉ። ከተገናኘን በኋላ ሻይ ቡና አዛለሁኝ ሁለቱም እንዲቀመጡ አደርጋለሁ። ከዛ በኋላ እንደ መግቢያ አንዳንድ ነገሮችን እናወራለን እንደ መግቢያ ማለት ቀጥታ ላስታዋውቃችሁ ነው የጠራኋችሁ አይባልም። ምንድነው? ማደርገው መግቢያ አደርጋለሁ መግቢያ ማለት ለምሳሌ ስለ ስራ ሀሳብ ላነሳ እችላለሁ። ከዚህ በፊት ስላለን ግንኙነት ሀሳብ ላነሳ እችላለሁኝ። ስለዚህ ሁለቱንም መንገድ መጠቀም እችላለሁ እኔ ግን ብዙ ጊዜ የምጠቀመው ምንድነው? ስለ ስራ ነው የማወራቸው። ስለ ስራ እናውራ ብዬ እጀምራለሁኝ። ከዛ መጀመሪያ እኔ ራሴን አስተዋውቃለሁኝ እኔ ኤከሌ ኤከሌ እባላለሁ። እዚህ ቦታ ነው የምሰራው። የትምህርትን ደረጃ የምነግራችኋለሁ ከዛ በኋላ ሁለቱን እንዲታወቁ ስለምፈልግ ምንድነው የማደርገው? ለሁለቱም እድል እሰጣለሁ ተራ በተራ እንድያወሩ ከዛ በዛ ሲተዋወቁ በአጋጣሚ ሆኖ የስራ ባህሪያቸው ሊገናኝ ይችላል። ፀባያቸው ሊገናኝ ይችላል። አንዳንድ ነገሮቻቸው ሊመሳሰል ይችላል። ከዛ አንፃር በሂደት እንዲግባቡ አደርጋለሁ ማለት ነው። ስለዚህ አንድ ሁለት ሶስት ቀን ጠራቸውና እዛው ግብዣ አድርጌ ሻይ ቡና እያልን እንተዋወቃለን እንዲታዋወቁ አደርጋለሁ ማለት ነው። አንዱ ይሄ ነው። ይሄን የማደርገው ጭራሽ ምንም ለማይታወቁ ሰዎች ነው። ግን አንዳንዴ ደግሞ ምን ያጋጥመኛል? በደንብ የማይግባቡ ግን እንዲሁ በአይን የምተዋወቁ ሰዎች ያጋጥሙኛል። ማለት እንዲሁ መንገድ ላይ ሰላም አይባባሉም ግን በአይን ይተዋወቃሉ። እንደዚህ አይነት ሰዎች ሲሆኑ ግን ምንም ጥልቅ የሆነ መረጃ አያስፈልግም። መንገድ ላይ ስንገናኝ ምንድነው የማደርገው? ተዋውቀው ጓደኛዬ ነው ተዋውቃት ጓደኛዬ ነች እንዲሁ ሀሳብ አነሳና አከሌ አከሌ እባላለሁ ብለው እንዲታወቁ አደርጋለሁ። ከዛ በኋላ ከዛች ጊዜ ጀምሮ በእኔ ምክንያት እንድታወቅ ካደረኳቸው በኋላ ከዛ በኋላ እርስ በእርሳቸው ይደዋወላሉ ማለት ነው። ስለዚህ ብዙ አይነት መንገዶች አሉ በርግጥ ይሄ የራሴ መንገድ ነው ግን ይሄ ብቻ አይደለም። ይሄ ብቻ አይደለም። ብዙ አይነት መንገዶች አሉ። ስለዚህ ለኔ ግን ሁለቱን ነው የሰራልኝ ማለት ጭራሽ የማይታወቁ ከዚህ በፊት የማይታወቁ ሰዎችን ሳስተዋውቅ እና ከዚህ በፊት የሚተዋወቁ ሰዎችን ሳስተዋውቅ ሁለቱም መንገድ መጠቀምበት ይለያያል። ስለዚህ በሁለቱ መንገድ ጭራሽ እንደማይታወቁ አድርጌ ጭራሽ ደግሞ የሚታወቁ ሰዎችን ለማገናኘት ይሄን እጠቀማለሁ ማለት ነው